ምሽት ላይ ቤተሰቡን አብረን እንበላለን ይህን የእለቱ ምርጥ ጊዜ ነው። እናት ሴት ጣፋጭ ምግብ ታዘጋጃለች። እህቶቼ እየረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንናገራለን እያንዳንዱ የእለቱ ታሪክ ይናገራል። አባቴ ይስቃል እናቴ ትከተላለች። ወንድሜ አዲስ ነገሮችን ይናገራል። እኔም የእለቴን ልምድ እጋራለሁ። እንደዚህ አብረን መሆን እወዳለሁ ቤተሰብም ህይወት መካከል ነው። በምሽቱ ይህን እናደርጋለን።

ለማስወጣት ተስፋ ያደረኩ ነው። ለሁለት አመት ተረካቢ ሆኜ ሰርቻለሁ። ጠንክሬም እሰራለሁ ሁሌም ቀጠሮ ፈጽማለሁ። አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል። አንዳንድ ጊዜ ተጨነቄያለሁ ምናልባት ሌላ ጩጥ የተሻለ ነው ግን በእኔ ችሎታ አምናለሁ የክህሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ ይህ እድል ለኔ አስፈላጊ ነው ውጤቱን በቅርቡ እሰማለሁ። ምንም እንኳን ምንም ቢሆን መስራት እቀጥላለሁ።

ዛሬ ሁለት ስብሰባ አለ ሁሉም ሰራተኞች ይሰበሰባሉ አዲስ ፕሮጀክት ማወያየት አለብን። አለቃው የስራ ክፍፍልን ያቀርባል እያንዳንዱ ተግባሩን ሚና ያውቃል። ሀሳባችን ተለዋውጠን እናቀርባለን አንዳንዶች ጥያቄዎችን ይጠይቃሉ ሌሎች አማራጮችን ይሰጣሉ ጊዜ ገደብ አጥብቀን መከተል አለብን። ትብብር አስፈላጊ ነው እርስ በእርሳችን መደጋገፍ ያስፈልገናል። ስብሰባው ሰዓት ይወስዳል ግን ግልጽነትን ያገኛል። ከዚያም ወደ ስራ እንመላሳለን ተነሳሽነትን አሰማነን

የእለት ምሳ ጊዜው መጣ ከቢሮም እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴም እንጀራና ወጥ ፈጥራለች። ማይክሮዌቭ አሞቃለሁ በወደድኩ ቦታ ላይ። አስቀምጬዋለሁ ባልደረቦቼ አብረን እንበላለን ስለተለያዩ ነገሮች እናገራለን። አንዳንድ ስላጋጠሟቸውም ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላለብ ሳላት። ከዚያም ወደ ስራ እንመለሳለን። የምሳ አስፈላጊነት እረፍት ነው።

ለደንበኛ ቅርብ ያዘጋጀነው በመጪውም ሳምንት ይሆናል እስላይድ ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎችና ግራፊዎች ያስፈልጋሉ በደምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችንም መመለስ እችል ዘንድ የቡድን አባላት ያግዙኛል። አስተያየቶቼንም እጠይቃለሁ አቀራረቡንም እናሻሽላለን። ባለኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ ደንበኛ በሙያ በሙያዊነት እንደምናሰራ ማየት አለባች። በመጨረሻም ስኬታማ ይሆናል ተስፋ አድርጋለሁ።

አዲስ ጫማ መግዛት አለብኝ አሮጌውን ጫማ ተበላሽቷል ወደ ሱቅ ሄድኩ። ብዙ አማራጮች አሉ ቀለሞች እና ተለያይቶች እሞክራለሁ። ምቹ መሆን አለባቸው እያንዳንዱ በጣም አጥብበኛ ናቸው። ሌሎች በጣም ትልቅ ናቸው ረጅም ጊዜ መራመድ ይችል ዘንድ። ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው። ስፖርት ጫማ ምቹ ናቸው በመጨረሻም አንዳንድ መረጥኩ። ጥቁርና ቀላል ቀጥ ማለቱ ደስ ብሎኛል

ቅድመ በዓል ይቀርባል ምን ላድርግ እያሰብኩ ነው በየሳምንቱ ደክሜያለሁ እረፍት ያስፈልገኛል። ምናልባት ጓደኞቼን እጋብዛለው አንድ ፊልም እንመለከታለን ወይም ወደ መናፈሻ እንሄዳለን። የቤት እቃዎችን ላጸዳ እችላለሁ ልብስ ማጠብ አለብኝ። የታዘዙትን መጽሐፍ ማንበብ እፈልጋለሁ። አዲስ ምግብ እሰራለሁ መሞከር ደስ ይለኛል። ጊዜው ፈጣን ነው ያልፋል። እረፍት አስፈላጊ ነው ለሳምንት መልሶ መሙላት መስራት አለበት።

ፀጉሬን ለመቁረጥ ጊዜየ ደርሷል በየወሩ እሄዳለው መስተካከል ያስፈልገዋል የፀጉር አስተካካይም ጥሩ ናት ምንም እንደምፈልግ ታውቃለች አንዳንድ ጊዜም አዲስ ስታይል እሞክራለሁ በመጀመሪያም ታጥበዋለች ከዚያም ትቆርጠዋለች በመስታወትም እመለከታለሁ። በዙሪያዬም ሴቶች ሌሎች የታደሉ ናቸው ሁላችንም እንናገራለን ስለ ህይወት ስራ እንወያያለን። የሳሎት የሳሉን ጊዜም ማራጋት ነው። ከዚያም ፀጉር ደስ ይለኛል። ንፁህና መስተካከልም ተሰምቷል።

ያ አካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ሶስት ጊዜ እሞክራለ፤ ጠዋት ለመነታት ከባድ ነው፤ ግን ከተላመድኩ በኋላ ደስ ይለኛል። መራመድና መሩጥ እሰራለሁ። አንዳንድ ጊዜ የምታጠፍ እንቅስቃሴዎችን አደርጋለሁ አካልህ የተለወጠ ነው የበለጠ ጠንካራ ጠንካራ ሮክ ሰማኝን ጤናማም የተሻለ መብክ ከጓደኛ ጋርም አእምሮ መስራት ያበረታታል እርስ በእርሳችንም ልገፋፋልን ሰናሳ ደቂቃ ይወስዳል ይህን እንደ ልማድ ለማድረግ እፈልጋለሁ